ጢም ታቆያለህ ወይ? አዎ ጥሩ ጥያቄ ነው። እንግዲህ ጢም በተለይ የወንድ ልጅ አንዱ የተፈጥሮ መለያ ስርዓቱም ስለሆነ። በጣም አድጎ የፊታችን ገጽታ ውበት ላይ ተጽዕኖ ሚያሳድርግ ማነ ሚያሳድር ሲሆን። ብዙ መቆየት የለበትም። ግን ደግሞ የፊት ገጽታ ውበት እስካላበላሸ ድረስ ተጨማሪ የ የወንድ ልጅ ውበት መገለጫውም ስለሆነ ንጽህናውን እየጠበቁ ማቆየት ወንድ ልጅ ይመከራል። ጥሩም ነው። በእይታም ሲያዩት ደስ ነው እንግዲህ አንዱ ከ ከተፈጥሮ ከሴት ወንድ የሚለይበት የተፈጥሮ መለያ ባህሪው ነውና ስለዚህ ያው በጣም ከፊት ገጽታዬ ውበቴ ላይ ተጽኖ እስከሚያሳ ሚያሳድር ከሆነ አስወግደዋለሁ። በዚያ ደረጃ ግን የፊት ገጽታዬንም ውበቴም ላይ ተጽዕኖ ሚያመጣ ከሆነ። ንጽህናውን እየጠበቅኩ እየተንከባከብኩ እቆያለሁ አቆየዋለሁ ማለት ነው። ከአንዳንድ ጓደኞች ሰዎች የቅርብ ሰዎች ደግሞ አይ ጺምህ አድጓል። ስለዚህ አስወግደው ውበትህን ቀንሶታል እይታ። ሲያዩት ደስ አይልም ጥሩ ስሜት የለም። እምቢሉ አስተያየቶች ሲመጡ ኦ የዚያኔ እስተካክለዋለሁ እንዲያድግ ብዙ አ እንዲቆይ አልፈልግም። ግን ደግሞ የተፈጥሮ ስርአትም ስለሆነ ያን ለመተግበር ሲባል እስከሚያድግ ድረስ አቆያለሁ። በጣም ከመጠን በላይ እድገት ሲኖረው ግን። ለመካከሉ ራሱን የቻለ የፀጉር ሰሪ ባለሙያ ስላለው ጺሙን ሚያስወግድ በዛ እንሄዳለን አስፈላጊውን የአገልግሎት ክፍያ እከፍላለሁ። ከዚያ ያደገው ጢም ይወገዳል ማለት ነው። እና ውበት ነው እንግዲህ በአንዳንድ ቤተ እምነቶች ደግሞ ሚፈቀድ አለ ማሳደግ እማይፈቀድ አለ። የአንዱ የሃይማኖቱ ግብረ ገብነትን እሚጥስ ነገርም ሊሆን ስለሚችል በጣም ለብዙ ጊዜ ማሳደግ ወይ ያላቆም ማሳደግ። ተፈቀደላቸው የሰዎች ይኖራሉ በዚያ ቤተ እምነት ውስጥ ሁነው እንዲያሳድጉ። ከእነሱ ውጭ ሌላው ሰው ብዙ ማሳደግ ስለሌለበት። በመጠኑ እስከሚያድግ ወይ መካከለኛ እድገት እስከሚኖረው አቆየዋለሁ። ከዛ በኋላ ግን በፀጉር ቤት በሚሰሩ ባለሙያዎች አንዱ የገቢ ምንጭ የንግድ አማራጭ ሆኖ በብዛት እየተሰራበት ነው። ራሱን የቻለ የሰለጠኑ ዘመናዊ መሳሪያዎችን ተጠቅመው ሚያስወግዱ ሰዎች አሉ ከእነሱ የአገልግሎት ክፍያ እፈጽማለሁ እነሱ እንዲያስወግዱት አደርጋለሁ ማለት ነው። ቢያንስ በሁለት ወር አንድ ጊዜ እስከ ሁለት ወር ግን ይቆያል። በሁለት ወር አንድ ጊዜ አሰራዋለሁ ወይ ደግሞ ጺሙ እንዲወገድ አደርጋለሁ። እስከዚያ ግን ይቆያል።

በእንጨት እሳት ማብሰል ታውቃለህ ወይ? እንግዲህ ያለንበት ሀገር ገና ሁሉን ነገር የተሟላ በማደግ ላይ ያለች አገር እንደመሆኗ መጠን ሁሉንም ነገር በአንድ ጊዜ ልናሟላ አንችልም። አብዛኛው የሃገራችን የኢትዮጵያውያን ማህበረሰብ ክፍል ደግሞ በገጠር የሚኖር ነው። ማለት የመብራት የኤሌክትሪክ አቅርቦቱ በጣም ወደኋላ የቀረበት ወይ ደግሞ ጭራሽ ተደራሽ ያልሆነበት አካባቢም ስላለ እንግዲህ ከዚያ ማህበረሰብ ውስጥ ወጠን እንጨት የማንጠቀምበት አማራጭ ምክንያት አይኖርምና። እንጨት እጠቀማለሁ ነው። ግን ያው ጥቅምና ጉዳቱን ማገናዘብ ያስፈልጋል አንደኛው እንጨት በምንጠቅም በሰአት ከእንጨቱ የሚወጣው ሙቀቱ አለ ጭሱ አለ ለበርካታ የጤና መታወኮች ይዳርጋል። በየጤና ተቋማቱ ድሮ ህክምና አገልግሎት ከሚያገኙ አብዛኞቹ ታካሚዎች እንኳን አንዱ ከዚህ ጋር ያን። እንጨት እሳት ከመጠቀም ጋር በተለይ ደግሞ የሚጠቀሙበት ቤት የማይነፈስ ከሆነ። በአለም መንገድ የተሰራ በጣም ጭንቅንቅ ያለ ጠባብ ሲሆን ጭሱ ከቤት የሚወጣበት አማራጭ ሲያጣ አዚሁ ቤት ውስጥ ነው የሚዟዟረው። ስለተለያዩ በተለይ ስርዓተ ትንፈሳ አካባቢ በብዛት ለሚስተዋሉ በሽታዎችና የጤና መታወኪያዎች ያጋልጣል። ከዛ አንፃር ባይመከርም ያው እንግዲህ መመገብ ወይም ደግሞ ምግብ ማግኘት አንድ መሰረታዊ ፍላጎት ስለሆነ እሱን ለሟሟላት ሲባል የግድ ያለውን አማራጭ ተጠቅመን የምግብ ዝግጅት እናደርጋለንና። እጠቀማለሁ ሌላው የተፈጥሮ ስርዓትንም ያዛበባል አንድ እንጨት የሚመጣው ከደን ነው የሚሆነው። ስለዚህ የደን ዛፎች ይቆረጣሉ የደን መመናመን ይኖራል በረሃማነት ይስፋፋል የሙቀት መጠኑ እንዲጨምር ያደርጋልና የተፈጥሮ ስርዓትንም ሚያዛባ ስለሆነ። በዘላቂነት መጠቀም ሀሳቡም ፍላጎቱም የለኝም። ሌሎችም በዘላቂነት እንዲጠቀሙት አልመክርም። ዘመናዊ የሆነ የታዳሽ ሀይሎችን ከተፈጥሮ የምናገኛቸው የኃይል አማራጮችን እንግዲህ የሀገሪቱን የእድገት ደረጃ ያገናዘቡ ሀይል አቅርቦት ሲኖር እሱን የመጠቀም እና ለዚያ ደግሞ የኤሌክትሪክ የመብራት ሀይል አቅርቦትን። ከሚመለከተው ጋር እየተናበቡ የሚጠበቅበትን አስተዋጽኦ እያደረግን እያገዝን። በይበልጥ ተደራሽ እንዲሆንና ወደ እሱ አገልግሎት እንድንሄድ ነው። ሌላ ጊዜም በጣም ይፈጃል እንግዲህ እንጨት እንጨት እሳት ለመጠቀም እንጨቱን መጀመሪያ ማዘጋጀቱ ከጫካ ውስጥ ሂዶ ለቅሞ ቆርጦ ፈልጦ አድርቆ ማምጣቱ ኤኒዌይስ ማጓጓዙ ሌላ ድካም ነው። መጥቶ የሚቀመጥበት ቦታ ሌላ ድካም ነው ደግሞ አንድ አካባቢ ስለሚጠራቀም አጋጣሚ እሳት ምናምን ቢፈጠር ተፈጥሮ ማን የሳት አደጋ የማድረስ እድሉም ሰፊ ነው። ብዙም ሚመከር ስላልሆነ ያው ግን ለጊዜው አማራጭ ስላጣን እሱን እንጠቀማለን። አሁንም ጅምሮች አሉ አልፎ አልፎ የታደሽ ኃይላችን እና የመብራት ሀይል የመጠቀም ነገር አለ እሱን በዘላቂነት ለማስፋትና ሙሉውን የእንጨት እሳትን ትተን ወደ እሱ ለመዞር። በእቅድ ላይ ነን። የምመክረው ለሌሎችም ሰዎች እንደሱ ነው የሚሆነው የተፈጥሮ ስርአትንም አዛቡቶ የራስንም ጤና ህይወት አደጋ ላይ ከመጣል። ጊዜ ያመጣውን አማራጭ መጠቀም ጥሩ ነው።

የምትወደው ፊልም ምንድነው? እንግዲህ በጣም ብዙ የአማርኛ ፊልሞች አሉ። በብዛት የማዘወትራቸው የማያቸው። ጊዜ የማየው ወይ ደግሞ ብዙ ጊዜን የማሳልፈው ፊልም ማየት አይደለም። ሌላ የሆኑ ስራዎች ስላሉ። ግን የሆነ ሰዓት የእረፍት ሰዓት ሲኖረኝ ወይ ደግሞ የስራው ጫና ኑሮ ድካም የሰውነት መዛል ምናምን እንደዚህ ነገሮች ሲኖሩ ከሱ ድካም አገግሞ በሙሉ ሀይል ወደ ስራ ሙያው ስራ ለመመለስ በእረፍት ጊዜ የማያቸው የአማርኛ ፊልሞች በርካቶች ናቸው። እና በጣም እስካሁን የማልረሳው ግን ታሪካዊ ይዘትም ያለው የሚያዝናና፣ በማዝናናት ውስጥ ቁምነገር አዘል የሆነ ትክክለኛ የሀገርን ታሪክ ነባራዊ ሁኔታ የሚገልጽ ሀገራዊ ጤዛ የሚባል የአማርኛ ፊልም ነበር። ስንወጣም ነው የምወደው። ተደጋጋሚም አይቼዋለሁ። የኢትዮጵያውያንን የአኗኗር ዘይቤ፣ መንፈሳዊ ህይወታቸው ምን እንደሚመስል፣ ባህላዊ ህይወታቸው፣ ማህበራዊ ህይወታቸው ምን እንደሚመስል፣ በማህበራዊ ውስጥ የሚከወኑ ባህላዊ ድርጊቶች ምን እንደሚመስሉ ምን ጥቅም እና ጉዳት አላቸው፣ የማህበረሰቡ የሃይማኖት ደረጃ ሁኔታ፣ የአኗኗር ዘይቤ፣ የገቢ ደረጃ፣ የኑሮ ሁኔታ ምን ይወስዳል የሚለውን በዝርዝር የሚያሳይ መሬት ላይ ያለውን ሀቅ በጋድ በግልጽ ያሳየ ገራሚ ፊልም ነው። እና ሱና እወደዋለሁ። እዛ ተጨማሪ ሌሎች ፊልሞችም አሉ። እንደው እንደሱ የመሰጠኝ የየለም። ሌላ መንፈሳዊ ፊልሞችንም በጣም የመዘጋቢ የዘጋቢ ፊልም ባህሪ አላቸው። ግን አብዛኛው ይዘታቸው ደግሞ ስናይ ፊልም ሚመስሉ ነገሮችን መንፈሳዊ ፊልሞችን የሰማዕቱ የቅዱስ ጊወርጊስን ተጋድሎ የእሱን ተደጋጋሚ አይቼዋለሁ። የበርካታ ቅዱሳንን ህይወት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር የማኅበረ ቅዱሳን የበኩል የሚዘጋጁ እና ሌሎችም መንፈሳዊ ድርጅቶች እና ተቋማት ማህበራት የሚያዘጋጇቸው የቅዱሳንን ታሪክ፣ ተጋድሎ፣ ህይወት የሚያሳዩ የሚዘግቡ፣ የፊልም አይነቶች አሉ። እነሱንም ተከታትያለሁ። እሱንም በጣም ነው የምወደው። እንደውም አለማዊ ፊልም ከማየት ይልቅ እነሱን የማየት ፍላጎቱም ዝንባሌውም አለኝ። ብዙውም ያየኋቸው ፍልምች እነሱም ናቸው። መንፈሳዊ ይዘት ያላቸው ናቸው። ግን ደግሞ ሙሉ በሙሉ ከመንፈሳዊ ይዘት ብቻም መሆን የለበትም። ያው ምድር ላይ ሲኖር አለማዊ ህይወትም አለ። በተለይ እሱንም ላስተካክልበት የሚያስፈልጉ ነገሮችን የምናገኝበት አንዱ ፊልም ስለሆነ የአኗኗር ዘይቤያችንን፣ ቋንቋችን፣ አመጋገቢያችንን፣ አለባበሳችንን የልክሶ፣ የሀዘኔ፣ ደስታ፣ የጋብቻ ስርዓታችን ምን እንደሚመስል የሚያሳዩም ማህበራዊ ህይወታችን በድርጊት የሚገልጹ አለማዊ ፊልሞች ስላሉ እነሱንም አያለሁ። እና ጤዛ እስካሁን ድረስም ማረሳው፣ የሁልጊዜ ተመራጭ የአማርኛ ፊልም ነው። ሌሎች ሰዎችም እንዲያዩት የምጋብዘው የፊልም አይነት ነው።

ሳንቲም ትቆጥባለህ ወይ ለሚለው ጥያቄው እንግዲህ መቆጠብ ጥሩ ነበር በተለይ እድሜ እየገፋ አቅም እያነሰ ጉልበት እየደከመ ሲመጣ። ዋስትና ሊሆን እሚችለን ዛሬ ካለን ነገር እምንቆጥበው ነው እና። እሱን ማድረግ ለማንኛውም ሰው እሚመከር ደሞ በመካከል እማናውቃች ሰው ሰራሽ አደጋዎች። ይኖራሉ እነሱንም እደ አመጣጣቸው እደሁኔታቸው ምላሽ ለመስጠረመት ያሰፈልጋል ገንዘብ እሱን ግምት ውስጥ ያሰገባ የቁጠባ ስርዓት ቢኖር ነው። ግን እሱን ማድረግ ትንሽ አሁን ካለው ኑሮ በተለየ የገበያ መዋዠቅ አለ በጣም ከፍተኛ ነው። የዋጋ ንረት የገብያ አለመረጋጋት ችግር አለ። የሚገኘው የቀን ሳምንታዊ ወራዊ ገቢ በቀን በሳምንት በወር ከምናወጣቸው ወጭ አይነት ጋር በጣም ከፍተኛ የሆነ አለመመጣጠን ነው። ያስተናገድን እንደ ሀገር ያለነው በተለያየ ምክንያት ገበያ መዋዠቁ አለ እንግዲህ ሰላም እጦቱ በጣም አስቸጋሪ ሆኗል። በየቦታው ግጭት ጦርነት ነው ያለው ደሞ ነጋዴው ከቦታ ቦታ ተንቀሳቅሶ አንዳንድ ነገሮችን በነጻነት አገልግሎት ፈላጊ ለተጠቃሚ ለማህበረሰቡ ማቅረብ አልቻለም። የ ምርት እሚያመርቱ ተቋማት ድርጅቶች ፋብሪካዎች እንደፈለጉ ግብአት ከቦታ ቦታ ተንቀሳቅሰው ማምጣት ያመረቱትን ግብአት ለሚመለከተው አካል እና ለሚፈለግበት ቦታ ጊዜ ማድረስ በጣም ተቸግረዋል። ከሱ ከሱ አንፃር አሁን የገብያ አለመረጋጋቱ በጣም እየፈተነን ስለሆነ ለጊዜ የሚሆን መሰረታዊ ፍላጎትን ከመሟላት ያለፈ ለነገ ወይ ሀይል ሲደክም እድሜ ሲገፋ ጉልበት ሲያንሰን ሲያጥረን ልንጠቀምበት እምንችል ገንዘብ አማራጭ እያስቀመጥኩ እያስቀመጥኩ አይደለም እያስቀመጥንም አደለም እንደ ሀገርም ትልቅ ፈተና ችግር ውስጥ ነው ያለነው እና እንደሚያስፈልግ እገነዘባለሁ። ወደተግባር ለመግባት በጣም ችግር ሆኗል ለዚህ ለጊዜው። የምቆጥ የማስቀምጠው የገንዘብ አይነት ወይም ሳንቲም ሳንቲም በእኛ በኢትዮጵያውያን አንዱ የምንዛሬ ወይ ደሞ የ አንዳንድ ነገሮች ለመግዛት የምጠቀምባቸው የብር አይነት ነው። ብሩ በሳንቲም አለ ብር አለ የብር መጠኑ አለ የሳንቲም መጠኑ አለ። አንድ ብር በብዛት አሁን ሳንቲም ከተባለ አንድ ብር ነው ሳንቲም ነው ያለው። በወረቀት ሲሆን ደግሞ የአምብር አለ መቶ ብር አለ አስር ብር አለ ሃምሳ ብር አለ ሁለት መቶ ብር አለ። የነሱ አቅም የፈቀደውን ያህል ማስቀመጥ ጥሩ ነበር ግን ወደ መሬት ማውረድና ለተግባር ላይ ማዋል አልተቻለም። ወደፊት ነገሮች ሲስተካከሉ ግጭቶች ጦርነቶች እየበረዱ ሰላም እየሰፈነ ሲሄድ እሱን ለማድረግ እንሞክራለን። ለጊዜው ቁጠባ የለም።

ቅመማ ቅመም የበዛበት ምግብ ትወዳለህ ወይ በጣም በጣም በጣም በጣም ከምወዳቸው ደስ ከሚሉኝ ከማዘወትራቸው የምግብ አማራጮች መካከል አንዱ እሱ ነው? በተለይ ቅመማ ቅመማ ኢትዮጵያ ውስጥም በብዛት ጋር ይመረታል። የምኖርበት የጎንደር ክፍላ ሀገር ደግሞ በብዛት ከሚያመርታቸው የ ግብርና ውጤቶች ቅመማ ቅመሞች ናቸው እና ለጤና የሚሰጡት ጥቅም በጣም ብዙ ስለሆነ። ደግሞ ተፈጥሮአዊ ይዘታቸውን እንደጠበቁም ስለሆነ የምናገኛቸው በጣም ከምወዳቸው የምግብ አማራጮች መካከል አንዱ እሱ ነው። እና ሲጀመር ቅመማ ቅመም የሌለበት የምግብ አይነት የምግብ ፍላጎቴ ራሱ ይዘጋል። ስለዚህ የምግብ ፍላጎቱን የሚከፍቱ ተለያዩ ተላላፊም ሆነ የማይተላለፉ በሽታዎች የሚከለክሉ የተለየ ቅመማ ቅመማ አይነቶች ስላሉ እነሱን በጣም ነው የምወደው። እና ምግብ መልክን አብረው በማጣፈጫ መልክ ተጨምረው ራሳቸውን ችለው ተዘጋጅተው እንጠቀማቸዋለን። ለምሳሌ ለምግብ ማጣፈጫነት የምንጠቀምባቸው በርካታ የቅመማቅመም አይነቶች አሉ። ጥቁር አዝሙድ አለ። ዝንጅብል አለ። ክኖር አለ። በጣም በርካታ የቅመማቅመም አይነቶች አሉ። በሻይ መልክ ሩሱ የምጠቀማቸው ጥቁር አዝሙድ አለ ዝንጅብል አለ። ሮዝሜሪ አለ። ሀበሻ አለ በተለይ በሻይ መልክ እየተዘጋጀ እየተጠቀመ በጣም ደስ የሚል የምግብ ፍላጎትን የሚከፍት። ውስጥ ላይ ያሉ አብዛኛውን የሰውነት አሰራር ችግሮች መዛባት ሲያጋጥም እነሱን ለማስተካከል በጣም ተመራጭ ስለሆነ። በተለይ እነ ጥቁር አዝሙድ ዘንጀብል አብሽ በጣም ደስ የሚሉ ናቸው። ሌሎችም አሉ እነ ቁንዶ በርበሬ አለ። በርበሬ ራሱ ቅመማ ቅመም ውስጥ ነው የሚመደበው እነሱ አሉ። በጣም ብዙ ነገሮችን እንጠቀማለን እንግዲህ ኮረሪማ አለ በተለይም ግን ጣፋጭ እንዲሆን የሚያደርገው ምግብን እንደሱ ስለሆነ እጠቀማለሁ ለምግብ ማጣፈጥ ብቻ ሳይሆን ከሚሰጡት ተፈጥሮአዊ ይዘታቸውን እንዳለ ስለሆነ የምጠቀማቸው። ታላላፊም ለሆኑ ለማይተላለፉት በሽታዎች የውስጤ የጤና መታወኮች ሲኖሩ እነሱን ለማስታገስ ለማከም እንጠቀምባቸዋለን። በተለይ ሰውነት ብግነት መቆጣት ሲኖር ከፍተኛ ሁኔታ ያስታግሱታል ያክሙታል እና ከእሱ አንፃር እጠቀማለሁ።

በልጅነትህ የምትወደው የግ ጨዋታ ምን? ነበር ልጅነቴን የረሳሁትን አስታወስከኝ። የልጅነት አባባልም አለ በኢትዮጵያ ውስጥ የሚናገር። እንጫወት ልጅነት ካለፈ በኋላ ልናገኘው የማንችል። በጣም ወርቃማ ጊዜ መሆኑን ለመግለጽ የምንጠቀምባቸው ኢትዮጵያዊ አባባሎች አሉ። ልበልልህ። እንጫወት እንደው እንጫወት በጣም እንግዲህ ልጅነት ተመልሶ አይመጣም የሚል። በጣም ጥሩ መልእክት ቁም ነገር ያዘለ የሆነ በቀልድ መልክ የሚነገር። ኢትዮጵያዊ አባባል አለ። ልጅነት ላይ የማንጫወት የማንሞክረው ነገር የለም። ህይወታችን ሁሉ አደጋ ላይ የሚጥል ቢሆን እኳን ያን ጨዋታ ከመጫወት ከመሞከር። ወደ ኋላ አንልም፣ አንፈራም። ማንን እና በጣም ብዙ ጨወታዎችን አሳልፈናል፤ ለምሳሌ የገና ጨወታ አለ። ጥንግ የሚባል፤ ከተለያዩ ከእንጨት ከ እንጨቱን ቆርቁረን የምናዘጋጀው የበረሮ ጥንግ ይባላል። ፕላስቲኩን ጠቅለለን አቅልጠን ደግሞ እና ያ ክብ ነገር እንሰራውና እሱን በ እንጨት። ቋማጥና እናዘጋጅና ዱላ ብትር በሱ ከቡድን ቡድን ሰርተን አንደኛው በአንድ በኩል ይሆናል አንደኛው በአንድ በኩል ይሆናል። አስፈሪ በጣም እንጫወት ነበር። በተለይ በጋው ሲመጣ በብዛት የምናዘወትር የጨዋታ ዐይነት እሱ ነው፤ ሌላ ኳስ በጣም የምወደው ነው። እንግዲህ ኳስ አጋጣሚ ሆኖ መቀጠል አልቻልንም እንጂ በልጅነታችን እንደው ሙሉ ቀኑን እግራችን ሁሉ እስከመሰበር ልብሳችን እስከመቀደድ። ሌላ ማህበራዊ ተልዕኮም ተሰጥቶን እሱን ሁሉን እየቀጣን ምንጫወተው የነበረው ነው። ሌላ ገበጣ አለ። ገበጣ ማለት መሬት ላይ ጉድጓዶች ይቆፈሩና በአንድ በኩል ስድስት በአንድ በኩል ስድስት አስራ ሁለት። በአንደኛው በኩል ስድስቱ የአንዱ ተቀራሚ። በኩል ተጋጣሚ ይሆናል በአንደኛው እኩል ደግሞ የአንዱ ይሆናል ሁለት ተቃራኒ የሚጋጠሙት ተሰላፊዎች ይኖራሉ። ውስጥ ላይ በእያንዳንዷ ጉድጓድ ስድስት ስድስት ጠጠር እናስገባለን፤ ግን እሱ ጠጠሩ የደመርን እየቀነስ የምንጫወታቸው ጨወታዎች አሉ፤ ሌላ ድብ የሚባል አለ። ድብ ማለት ስድስት ጠጠረዎችን በእጅ እንይዝና አንደኛዋን ለይተን ወደ ሰማይ እናጎናታለን። ሶስቱ መሬት ላይ ይቀመጣሉ ሁለቱም በአንድ እጅ እንይዛቸዋለን ድንበተ ደሰማ እየላክና ጠጠር ተመልሳ ስትመጣ። መሬት ላይ ያሉትን ሰብስቦ እሷን ከእነዚያ ጋር የመደመር በአየር ላይ የመቅለም ጨዋታ ነበር እሱን እጫወታለሁ ሌላ። ብዬ ደግሞ የሚባል አለ፤ ብዬ ዛጎል ጎጫጎጭ የምንላቸው የተፈጥሮ ማዕድናት አለ፤ መሬት ላይ ቆፍረን የምናወጣቸው። እነሱን ጉድጓድ እንቆፍርና የየራሳችንን የብይ ገበጣ ቦጫ ቦጭ ይኖርና ከርቀት ሁነን ጉድጓዱ ላይ ማስገባት ማስገባት ባመተለኳል ማን ጉድጓዱ አስጠግቶ ወረወረው አስቀመጠው የሚሉትን ጨወታዎችን እንጫወት ነበር፤ ሌላ ትግል አለ። ገመድ ዝላ አለ፣ ሩጫ ውድድር አለ። በቅሎ፣ አህያ፣ ፈረስ መጋለብ አለ፤ በቃ የሙሽራ ሙሽራ ሁሉ መጫወት አለ። ያልሞከርነው መመር ማስተማር አለ አንዱ ተጉታራ መምህር ይሆናል የሌላው ተማሪ ይሆናል አንዱ ሀኪም ይሆናል አንዱ ታማሚ ይሆናል። ከልጅነታችን ያልሞከርነው የጨዋታ አይነት የለም። ላሊፎመንታ ላሊፎም የሚባል ጨዋታ አለ ግን መቶን ህፃናቶችን ተደብረን እንቀመጥ እና እግራችን እየተበጠረ የሚባለው አሊፎ መንተል አሊፎ እየተባለ የምንጫወታቸው ጨዋታዎች ነበሩ። ሌላኛው አውኩኩልሻል ድብብቆሻል አንድ ኩታራ ይደበቃል አንድ ህፃን እሱን ህፃን ፈልጎ ማግኘት። ማረሜን ያያቸው ጨዋታዎች አሉ። ህፃናት ዙሬውም ክብ ሰርተው ይቀመጡና ጨርቁን ጠቅልለን እንደ ኳስ እናዘጋጃለን እየዞሩ። ኳሱን የያዘው አካል የሚዞረው ህፃን አረሜን ያያችሁ እያለ ይላል የተቀመጡት ህፃናት አላየንም እባካችሁ እያለ። ሳያስበው ከአንዱ ደስ ካለ ነፃ አለኝ ያዘጋጀነው እንኳን አስቀምጠነው እንሄዳለን። ብሎ እሱ ደረጃው ጀርባ መቀመጡን አይቶ አንስቶ ተነስቶ አባሮኝ ሳንቀመጥ ከመታን። እና እንጠቃለን ሳይመታን ግን እሱ ከነበረበት መቀመጫ ዞረን ወደን ከተቀመጥን። ያስቀመጥንበት ሰው ተሸናፊ ህፃን ተሸናፊ ይሆናል እና በጣም በርካታ ጨዋታዎች ነበሩ። ሁሉንም በፍቅር ወድጃቸው ደስ ብሎኝ ደስ ብሎን ነበር የምንጫወተው አሁንም ድረስ። ሌሎች ህፃናት ሲጫወቱ የምንቀነባቸው የሚናፍቁን የጨዋታ አይነቶች ናቸው።

"ላፕቶፕ አለህ ወይ?" አዎ አለኝ። እንግዲህ የምሰራቸው የምሰጣቸው ሙያዊ አገልግሎቶች ሁለት ናቸው። አንዱ የህክምና አገልግሎት መስጠት ነው፣ ታማሚዎችን ማገዝ መርዳት አንዱ እሱ ነው ስራዬ እሱን ለመስራት ደግሞ በየጊዜው አዳዲስ ነገሮችን በጥናትና ምርምር ሳይንሱ የደረሰባቸውን ነገሮች መከታተልና ለደንበኞቻችን የተሻለ የህክምና አገልግሎት እንድንሰጥ ከሚረዱን ነገሮች አንዱ እሱ ስለሆነ እሱን ለማድረግ ደግሞ ላፕቶፕ ያስፈልጋል። አስገዳጅ ባይሆንም አንዱ አማራጫችን ስለሆነ አጽፋለሁ ሁለተኛው ምሰጠው አገልግሎት ማስተማር ነው። የጤና ተማሪዎችን የተለያየ የጤና ሙያ ውስጥ የሚሰለጥኑ ተማሪዎችን የጤና ትምህርት እንሰጣለን በስራው አለም ያሉ ባለሙያዎችን ደግሞ አዳዲስ አስፈላጊ ነገሮች ሲኖሩ ስልጠናዎችን እንሰጣለን እና እሱን እሱን ለመስጠት በሰላም ምሰጥ እሱን እሱን ለመስራት ያው ላፕቶፕ ያስፈልጋል ስለዚህ አለኝ በተለይ ፓወር ፖይንት ለማዘጋጀት ጥያቄዎች ጋይድ ላይኖችን መጽሐፍቶችን ለማዘጋጀት አደድ ጥናትና ምርምሮችን ሶስተኛውም አገልግሎቱ የጥናትና ምርምር ማድረግ መስራት ነው። ጥናት እና ምርምር ለመስራት ደግሞ ረዥም ሰዓት ኢንተርኔት ላይ የምፈልጋቸው ነገሮች አሉ። እነሱን ለመፈለግ ያገኘነውን የጥናትና ምርምር ውጤትን በጽሁፍ መልክ ለሚመለከተው አካል ለማቅረብ የህትመት ጋዜጦች ጆርናሎች ጋር ለማሳተም ግዴታ መዘጋጀት ስላለበት የተለያዩ ሶፍትዌሮችን ተጠቅመንም ስለምንሰራው ጥናትና ምርምሩን እነሱን እነሱን ነገሮችን ለማስኬድ ላፕቶፕ ያስፈልጋል እና እነዚህን ነገሮች ለመስራት ሁለት ላፕቶፖች አሉኝ። ቶሺባና ኤችፒ ማለት ነው ቨርዥናቸው የተለያዩ ናቸው። ጀነሬሽናቸው ኮራይ ለምሳሌ ቶሺው ኮራይ ፋይፍ ነው ራሙ አራት ስቶሬጁ ከአምስት መቶ አስራ ሁለት አካባቢ ኤችፒው ራሙ ስምንት ነው፣ ስቶሬጁ በተመሳሳይ አምስት መቶ አስራ ሁለት ጊጋባይት አካባቢ ስቶሬጅ ያለው ቶሽባ እና ኤችፒ ያለኝ። ላውቶፕ በጣም ስለሚያስፈልጉን ለስራ እነሱን እጠቀማለሁ አሉኝ አለኝ።

ቤተሰብ ምን ያክል ጊዜ ይሰበሰባል? የኢትዮጵያ ወይ በዓላችን አንዱ። እንደው በቀላሉ እንኳን ለመመገብ ራሱ ብቻን መመገብ? ምን በሀገራችን ባህል የተለመደ አይደለም። ሌላ በርካታ ማህበራዊ እውነቶች አሉ የሰዎችን መሰባሰብ። እንግዲህ ቤተሰብ ሲባል የቅርብ የስጋ ዘመድ እናት አባት እህት ወንድም። ትዳር አጋር ሚስት ባልን ስለሚያካትት። ከእሱ ያለፈ ደግሞ ጎረቤትም ሁላቸውም አክስት አጎት አያት ቅድመ አያት። እነዚህ በሙሉ ተሰባስበው ነው ማህበራዊ ህይወት የሚያሳልፍ እና። በቀላሉ ቡና እንኳን ለመጠጣት የኢትዮጵያውያን ቡና አጠጣጥ ስርዓት በራሱ ብቻን አይደለም። ሰብሰብ ብሎ። በህብረት ሁለት ሶስቱ ጉረቤት ሁለት ሶስቱ ቤተሰብ። ተሰባስቦ በጨዋታ መልክ ነው የሚጠጣው። እንግዲህ አንዱ ቡናውን ስንጠጣ ቡናውን መጠጣታችን ብቻ አይደለም። የሚፈጥረው ማህበራዊ መስተጋብር መፈቃቀር ስላም አንድነት በጣም ስለሚሰብክ። ከስከሱ አንፃር የኗኗር ዘይቤያችን በሙሉ በሰዎች ስብስብ። የሚገለጽ ወይ ደግሞ በመሰብሰብ የሚከወን ነው። የተለያዩ ደስታዎችም ሲኖሩ ተሰባስበው ነው የምናሳልፈው ሀዘኖችም ሲኖሩ ተሰባስበው ነው የምናሳልፈው። እና ለተለያየ ማህበራዊ ተልኮ ወይ ደግሞ ለሙያው ለሆነ አገልግሎት። አስገዳጅ ሆኖ ብቻችንም ምንሆንበት አጋጣሚ ካልመጣ በስተቀር። እንደ ሀገር። ብቻን መሆን ፈጽሞ ሰላምንም አይሰጥ የሚረብሽ። በማህበረሰብ ዘንድም ጥሩ እይታ የለለም። አይደለም ማህበረሰብ ይቅርና። ብቻውን ቁጭ ለሚል ሰው ለሚንቀሳቀስ ለሚኖር ሰውም ጭንቀት ፍብር ድባቴ ድብርት የሚከት። ነገር ስለሆነ ማህበራዊ ህይወታችን በሙሉ በመሰባሰብ በሰዎች በመታጀብ ነውና ሰባት ስምንት ሰው። በየቀኑ ቡና እንኳን ለመጠጣት እንሰባሰባለን ምሳም ስንበላ በማህበር ነው። በየተናጠል የሚበላ የምግብ ስርዓት የ አመጋገብ ስርዓት የለንም። ማዕዱ ምግቡ ይቀርባል ዙሪያውን ስድስት ሰባት ሰው ከበን እየተሳሳቅን እየተጫወትን። ካስፈለገ ጸሎትም ካስፈለገ ጸሎት ተደርጎ ነው የምንበላው። እና እንደዚህ የአኗኗር ዘይቤ ስርዓት ስላለን ባህላችንን በዚህ ደረጃ ተክለስ ባደገ ሃይማኖታችንን ያንን የሚያሳድግ የሚጋብዝ ስለሆነ። በቃ ሙሉውን ቀን በሳምንት ሰባት ቀን በቀን። ቅድም ለመግለጽ እንደፈለኩት እንደሞከርኩት ከ ለምን? የግዴታ ብቻ መሰራት ያለበት ሙያዊ አገልግሎት ሆኖ ካልተለየም በስተቀር። ሙሉውን ሃያ አራት ሰዓት። በሳምንት ሰባት ቀን ሙሉውን ጊዜ በመሰባሰብ ነው የምናሳልፈው። ስለዚህ ያው ሙሉ ጊዜ ተሰባስበን ነው የምንኖረው ማለት ነው።

ሃይማኖታዊ ግብር ታከብራለህ ወይ ነው ሚለው ጥያቄው? እንግዲህ ሳልወድ በግድ ምተግብረው ግን ደግሞ በጣም ደስ እያለኝ። የራሴን ወደፊት ፍትህይወትም ለማስተካከል ከተለያዩ ምድራዊ ፈተናዎችም። ለመጠበቅ ሃይማኖታዊ ስርዓትን መከተል ግድ ያስፈልጋልና። በሚገባ ተገብራለሁ ሀሳሌ አትሰራቅላል አልተርክም አታውሽላል አልዋሽም።